ቃልህን ትጠብቃለህ አዎ እጠብቃለሁ ቃሌን እጠብቃለሁ የሰው ለሰው የተናገርኩትን ማድረግ ደስ ይለኛል። እና ደግሞ በተናገርኩት ነገር መገኘት ስሜት ይሰጠኛል ቃል ጠባቂ ነኝ። አዎ ቃሌን እጠብቃለሁ። እና ደግሞ ቃልህን መጠበቅ ደስ ይላል እና ቃሌን እጠብቃለሁ ለሰው የተናገርኩትን ነገር እንደዛው ሆኜ መገኘት ደስ ይለኛል። ቃል ጠባቂ ነኝ። ቃል ትጠብቃለህ ወይ? ተብሎ ለጠየከኝ ጠያቂ መልስ የሚሆነው አዎ ነው።

ላፕቶፕ አለህ የለኝም። ላፕቶፕ የለኝም ኮምፒውተር የለኝም። እኔ ብቻ ያለኝ ስልክ ነው። ስልክ ሳምሰንግ ስልክ አለኝ። እንጂ ላፕቶፕ የለኝም። ዲስክቶፕ የለኝም። ማን? ታብሌት የለኝም። እና ስልክ ብቻ ነው ያለኝ። ላፕቶፕ አለህ ወይ? ተብሎ ለተጠየቅቀኝ ጥያቄ መልሴ የለኝም ነው

የሸክላ እቃዎች ትጠቀማለህ አልጠቀምም እኔ ምንም አይነት የሸክላ እምጠቀምበት የሸክላ እቃ የለኝም። ምንም አይነት ምን ማለት ሊኖርም አይችልም? እንዴት እኔ እኔ ወንድ ነኝ። ማለት አብዛኛው ጊዜ ከሸክላ ጋር ምንም ግንኙነት የለኝም። የሸክላ እቃ አልጠቀምም እና ደግሞ እኔ ያ ብዙውን ጊዜ የሸክላ እቃ ተጠቃሚ አይደለሁም።

ወደ የትኛው ቦታ ተጉዘህ ታውቃለህ? እኔ ተጉዤም ላውቅ የምችለው። ወደ ገዳም ቦታዎችን ኦርቶዶክስም ስለሆንኩኝ እንደዚህ ወደ ገዳም ወደ መንፈሳዊ ቦታዎችን መጓዝም ልዩ ስሜት ይሰጠናል። ለእኛ ለኦርቶዶክሳውያን እና ደግሞ የህይወታችን ትልቁ ፓርት ነው። እና እኔ ተጉዤ የማውቀው በጉዞ መልክ ወደ ገዳም ነው

ማር ትወዳለህ? አዎ እወዳለሁ። እንዴት አልወድም? ማር እወዳለሁ ማር መብላት ደስ ይለኛል ማር መብላት ደስ ይለኛል እና ማር ትወዳለህ እንዴት ይጠየቃል እንዴ ሰውዬ ይሄን አዎ እወዳለሁ ነው መልሴ በቃ ማር እወዳለሁ ማር መብላት ማር መላስ በተለይ ደግሞ በዳቦ ጋር ከሆነ ደስ ይላል ሀይል ይሰጣል ማር ስበላ ሀይል ይሰጣል እና ማር መብላት እወዳለሁ ማር መብላት ደስ ይለኛል ለማንኛውም ሰው አብዛኛው ሰውም ሲጀመር ማር መብላት ብዙ ሰው ይወዳል አብዛኛው ሰው እና የማይወድ ሰው የተወሰነ ነው እንጂ ማር መሃል ላይ እየበላህ እየበላህ እያለ ሊነድፍህ ይችላል እና ደግሞ ማር መውደድ ከሆነ እወዳለሁ

ሌሎችን ማበረታታት ትችላለህ? አዎ እችላለሁ። ሌሎችን ማበረታታት እንዴት? አልችልም። ምክር መስጠት ማበረታታት ሀይል መስጠት የሰው ድጋፍ መሆን የሰው ሀይል መሆን እና ደሞ ሰውን እንዲያልፍለት ማበረታታት። ሰውን ማገዝ እንዲሳካላት እንዲሳካለት መርዳት እና ደሞ ማበረታታት አዎ እችላለሁ። ደስ ይለኛል።